ጠዋት የሚባለው ከ እንግዲህ ከመኝታችን እንደተነሳን ጀምሮ የሚኖረን ክፍለ ጊዜ ነው። በዚህ ጊዜ ውስጥ በብዛት የምንሰራቸው ስራዎች በጠዋት መነሳት ከዚያ እጅን እግርን መታጠብ ሰውነትን መታጠብ ሻወር መውሰድ ካለብን ሻወር መውሰድ ከዚያ በኋላ ለጸሎት መቆም ነው። እግዚአብሔርን ያንን የጨለማውን ጊዜ አሳልፎ ብርሃን ስለሰጠን በሰላም ስላሳደረን እግዚአብሔርን እናመሰግናለን። ከዚያ በኋላ ከምስጋና በኋላ ቁርስ የሚበላባቸው ቀናት ከሆኑ ቁርስ እንበላለን። ብዙ ጊዜ ጠዋት ላይ የምንመገባቸው ምግቦች ቀለል ያሉ ምግቦች ይሆናሉ። ብዙ ሰዎች ቁርስ ሰዓት ላይ ወይም በጠዋት የሚበሉት ምግብ ቀለል ያለ ነው። ፓስታ በአትክልት መኮረኒ የመሳሰሉትን ነገሮች እንደዚሁም ፍርፍር የሚበሉም ይኖራሉ። ዳቦ በሻይ በልተው የሚውሉም ሰዎች አሉ። እንቁላል በዳቦ የሚመገቡም አሉ። እንደየ አቅሙና እንደየ ችሎታው ሰው የየእራሱን ያደርጋል። ጠዋት ላይ ብዙ ጊዜ ጾም ይሆናል። እና ጾም ስለሆነ የተለመደው በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን በዚያ እምነት በክርስትና ውስጥ ያለ ሰው ጠዋት ጠዋት ብዙ ጊዜ ቁርስ የመመገብ ልማድ አይኖረውም። ምክንያቱም አብዛኛው ቀን የጾም ጊዜ ነው። ጾም ባልሆኑባቸው የእሁድ ቅዳሜ እና ባዕለ ሃምሳ እንደዚሁም ደግሞ ጥምቀትና ገና በሚውሉባቸው ቀናት ካልሆነ በቀር አብዛኛውን ጊዜ በጾም ያሳልፋል። እኔም የማደርገው እንደዛ ነው ጠዋት ላይ ቁርስ የመብላት ብዙም ልማድ የለኝም። ነገር ግን ቅዳሜና እሁድ ላይ እንደዚሁም በበዓለ ሀምሳና ገና እና ልደት በሚሆንበት ገና ወይም ልደት በሚሆንበትና በጥምቀት በዓላት ጊዜ በጠዋት ቁርስ ልንበላ እንችላለን። ይሄ ስርዓት የተሰራ ስለሆነ በእነዚህ ጊዜያት የምበላው ምግብ እንደሌሎቹ ቀለል ያለ ነገር በልቼ መዋል አልፈልግም። ወይ ባልበላ ወይ ደግሞ የተሻለ ነገር መመገብ አለብኝ። ሆዴን ሊሞላ የሚችል ብዙ ጊዜ የተሻለ ነገር ከ ተመግቤ ያው የተለመደውን እንጀራ በወጥ ወይም ፍርፍር አድርጌ እመገባለሁ። ይሄንን ተመግቤ ቀኑን ሙሉ ብውል ይሻለኛል። ጠዋት ላይ ትንሽ ነገር ቀምሼ የሚሄድ ከሆነ ጥሩ የሆነ ስሜት አይሰማኝም። ጨንጓራዬም የተሻለ ነገር አይሆንም ያቃጥለኛል። ስለዚህ እንደዚህ ያለውን ስሜት ለማጥፋት እኔ የማደርገው የተሻለ ነገር ጥሩ ምግብ ሆዴን ሊሞላ የሚችል በደንብ የተበሰለ በደንብ ደስ የሚል ምግብ ቀኑን ሙሉ ሊያውል የሚችል ምግብ ነው። ጠዋት ላይ ከተመገብኩ በኋላ የምሳ ሰዓት ላይ ብዙ የመብላት ልምድ የለኝም። አብዛኛውን ጊዜ የምበላ ምሳ ሰዓት ላይ ነው። ምሳ ሰዓት ላይ ከበላሁ የቁርስ ሰዓትን የግድ መመገብ አይኖርብኝም። ምሳ ሰዓት ላይ መመገብ ካለብኝ የቁርስ ሰአቱን ዘልየው እሄዳለሁ። ይህንንም የማደርገው ለቁጠባ አይደለም ብዙ ሰዎች ለቁጠባ ብለው እንደዚህ የሚያደርጉ ሰዎች አሉ። እኔ ግን አልችልም። ልማድ የለኝም እንደዛ አይነት ልማድ ስለሌለኝ አልችልም። ስለማልችል ብቻ ነው። ሆዴ ይሞላል ጠዋት ላይ ከበላሁ ምሳ ሰዓት ላይ ለመመገብ አልችልም ምሳ ሰዓት ላይ ከበለው ደግሞ እራት ሰዓት ላይ ለመመገብ በጣም ይከብደኛል። ስለዚህ ያለኝ አማራጭ የተሻለ ነገር ተመግቤ ሲርበኝ መብላት ብቻ ነው። ሰው ማድረግም ያለበት እንደዚህ ነው። ሲርበው መብላት አለበት። ከዚያ ውጭ ከሆነ ግን ሁል ጊዜ ዝም ብሎ ሰዓት እየጠበቀ ብቻ ሳይረባው መብላት ለጨንጓራችንም የምንሰጠው የምንፈጥርለት ስራ አለ። ይሄ ስራ ደግሞ አእምሮአችንን ሁሉ የሚይዝ ነው። ስለዚህ እድሜያችን ሁሉ ሊገታና ሊቀንስ የሚችል ተግባር ስለሆነ ሰው መጾም አለበት። በአግባቡም መጾም አለበት መጾም ያለበት ደግሞ እስኪርበው ድረስ መቆየት አለበት። አንዳንድ ሰዎች ሁለት ቀንም ሶስት ቀንም ካልራበን ለምን እንበላለን? ብለው የሚቆዩ ሰዎች አሉ። እንደዚህ መሆን አለበት። ሰው ካልራበው መብላት የለበትም። በየጊዜው የሚበላ ከሆነ አይምሮውም ይታወካል። ስለዚህ ይሄ ደግሞ የጤና ችግርም ያስከትላል። ስለዚህ የተመጠነ ነገር ጥሩ የሆነ ነገር አንዴ ሲገኝ መመገብ ከዚያ በኋላ ግን እስኪርብ ድረስ መጠበቅና ያ የበላነው ነገር እስኪጠፋ ድረስ መቆየት ይጠበቅብናል። የበላነውን ነገር ሳያልቅ እንደገና ደግሞ ተጨማሪ የምንጨምር ከሆነ ለሰውነታችንም ጥሩ አይደለም። ለጨንጓራችን የምንፈጥረው ስራ አእምሮአችንን ጨምሮ ሊጎዳ የሚችል ነው። ስለዚህ በዚህ መልኩ ነው። ጠዋት ላይ እኔ ቁርስን የምመገብ ብዙ ልማድ ባይኖረኝም የግድ መብላት ካለብኝ የተሻለ ምግብ ተመግቤ ብውል ደስ ይለኛል